የጫማ ቁጥሬ አርባ አንድ ነው ምክንያቱም አርባ አንድ የሆነበት ምክንያት እኔ በእድሜም ሆነ በፊዚካል ትልቅ ልጅ ስለሆንኩኝ አርባ አንድ ቁጥር ጫማ ነው የማደርገው። ምክንያቱም አርባ አንድ ቁጥር ጫማ የሚያደርጉ ሰዎች በፊዚካል እና በእድሜ ትልልቅ ሰዎች ናቸው። እኔም ከእነዛ ሰዎች መካከል አንዱ ነኝ በእድሜና በፊዚካል ትልቅ ስለሆንኩኝ አርባ አንድ ቁጥር ጫማ ነው። የሚበቃኝ

አዎ እጅ መጨባበጥ እወዳለሁ። እጅ መጨባበጤ ከሰዎች ጋር ስምምነት እንድፈጥርና እንድግበባ ይረዳኛል ብዙ የምወደቸውን ሰዎች እና የመግባባቸውን ሰዎች ለሰላምታ ለመጠየቅ እጅ በመጨባበጥ እጠቀማለሁ። እጅ መጨባበጥ ብዙ ጊዜ ለሰላምታና ለስምምነት ሰዎች ይጠቀሙታል። ስ ምምነት ለማድረግና ሰላምታን ለመለዋወጥ ሰዎች እጅ መጨባበጥን ይጠቀማሉ። ስለዚህ እኔም እጅ መጨባበጥ እወዳለሁ።

አዎ ቡና መፍጨትን አውቃለሁ ምክንያቱም ቡናን የምፈጨው በተለያዩ ማሽኖች ስለሆነ ነው። የተለያዩ ማሽኖች አሉ ቡናን የሚፈጩ ምክንያት ከትንሽ እስከ ትልቅ በዝርዝር የመጀመሪያው ትንሹ ቡና መፍጫ ማሽን ሩብ ኪሎ የሚፈጨው ሲሆን። መካከለኛው ደግሞ አንድ ኪሎ የሚፈጨው ነው። ትልቁ የቡና መፍጫ የሚባለው ከሁለት ኪሎ እስከ አስር ኪሎ ድረስ የሚፈጩ የቡና መፍጫዎች አሉ። ስለዚህ በእነዚህ መፍጨቶች በመጠቀም ቡናን እፈጫለሁ ስለዚህ ቡና መፍጨትን አውቃለሁ። ደ

አዎ የስራ አሰራሮችን እከተላለሁ ምክንያቱም የስራ አሰራሮቼን መከተል ስራዎቼን በደንብ እንድሰራቸውና በጥንቃቄ በትኩረት እንድሰራቸው ያደርጉኛል። የስራ አሰራሮችን መከተል ስራችንን በደንብ እንድንሰራና ብዙ ስራዎችን እንድንሰራ ስራችንን በስነ ስርዓት እስማርት ሆነን እንድንሰራ ይረዳናል። የስራ አሰራሮችን እከተላለሁ።

አዎ የሞባይል ዳታ እጠቀማለሁ ምክንያቱም በአካባቢዬ ምንም አይነት ዋይፋይ ስለሌለ የሞባይል ዳታ ነው የምጠቀመው ምክንያቱም የሞባይል ዳታ ምጠቀምበት ምክንያት በአካባቢዬ ምንም አይነት ዋይፋይ ስለሌለ ነው ዋይፋይ ማይኖርክ ሆነ ግዴታ መጠቀም የሚችለውና ያለብኝ ዳታ ነው ስለዚህ እኔ የምጠቀመው ዳታ ነው።

አዎ የጨረቃ ብርሃን እወዳለሁ። ምክንያቱም ጨረቃ የምትወጣው ፀሀይ ከጠለቀች ከጥቂት ደቂቃዎች በኋላ ጨረቃ የምትወጣ ሲሆን ስለዚህ የጨረቃ ብርሃን በጣም ለስላሳና ደስ የሚል የማያቃጥል ተፈጥሮአዊ የሆነ ብርሃን ነው። ጨረቃ ያለው ስለዚህ የጨረቃ ብርሃን ደስ ይለኛል ስለዚህ የጨረቃ ብርሃን እወዳለሁ።

እኔ የምጠቀመው የስልክ አይነት ኢንፊኒክስ ሆት ናይን ነው። ኢንፊኒክስ ሆት ናይን በጣም ደስ የሚለኝና የምወደው ስልክ ነው። ስለዚህ ኢንፊኒክስ ኦትናይን ጥሩ የካሜራ ጥራትና የፊት ለፊት እና የኋላ ጥሩ የካሜራ ጥራት አለው። ስልሳ አራት ጂቢ ስልክ ሲኖረው ስለዚህ የኢንፊኒክስ ሆትናይንን መጠቀም ደስ ይለኛል።

አዎ አቧራ ችግር ይፈጥርብኛል ምክንያቱም አቧራ አይናችን ውስጥ ሲገባ የአይናችንን ብሌን በማጥቃት አይናችን በደንብ አጥርቶና አጉልቶ እንዳያይ ያደርጋል። አቧራ የአፈር ቅንጣት ወይንም ደግሞ ብናኝ ነው። አቧራ አይናችን እንዳያይና አይናችን ውስጥ ከገባ አይናችን አጥርቶ እንዳያይና ለማየት እንድንቸገር ያደርገናል። ስለዚህ አቧራ ችግር ይፈጥርብኛል።

አዎ ወደ ስራ እሄዳለሁ ምክንያቱም ስራው መስራት ግዴታዬ ስለሆነ ስራ ካልሰራው የለት እንጀራዬን ማግኘት አልችልም። ስራ ካልሰራው ልብሴን መግዛት አልችልም። ምግብ መግዛት አልችልም። የቤት ክራይ ክፍያ መክፈል አልችልም። ስለዚህ ወደ ስራ እሄዳለሁ ወደ ስራ ሄጄ ስራየን በአግባቡና በጥንቃቄ በመስራት ገንዘብ አገኛለሁ በዚህም ራሴን ማስተዳደር እችላለሁ። ስለዚህ ስራ እሰራለሁ።

አዎ የትንሽ መረብ እጠቀማለሁ፤ ምክንያቱም የትንሽ መረብ የምትጠቀመው በውሃ ውስጥ ያሉትን ትንንሽ አሳዎችን ለማጥመድ፤ ትንንሽ መረቦችን እጠቀማለሁ። ትንንሽ መረቦችን የምትጠቀምበት ምክንያት ትንንሽ አሳዎችን ለማጥመድ ነው ትንንሽ መረቦች ትንንሽ አሳዎችን ለማጥመድ ይረዳሉ። ስለዚህ እኔ ትንንሽ መረቦችን እጠቀማለሁ።

የምወደው መተግበሪያ ዩቲዩብ ነው ምክንያቱም እኔም ዩቲዩብ ስለምሰራ የምወደው መተግበሪያ ዩቲዩብ ነው ከዩቲዩብ ላይ የምፈልገውን ቪዲዮ በደንብ ማግኘት እችላለሁ የምፈልገውንም ቪዲዮ የምፈልገውን ሀሳብ የረጅም ሀሳቦችን እና የረጅም ቪዲዮዎችን ማግኘት ስለሚችል ዩቲዩብን እወዳለሁ የምወደው መተግበሪያ ዩቲዩብ ነው።

አዎ ስነ ጥበብ እወዳለሁ ከስነ ጥበብ ከምወዳቸው ስነ ጥበቦች መካከል አንዱ የስዕል መሳል ጥበብ ነው ስዕል መሳል እኔ የምወደው ጥበብ ሲሆን እኔም ደግሞ ስዕልን መሳል እችላለሁ። ስለዚህ የስነ ጥበቦች ውስጥ እኔ የምወደው የስነ ጥበብ አይነት ስዕል መሳል ነው። ስለዚህ ስነ ጥበብ እወዳለሁ ስነ ጥበብ በውስጣችን የሚገኘውን ሀሳብ እንድንገልጽ እና ትልልቅ ሚስጥሮችን እንድናሰፍርባቸው የረዱናል ስነ ጥበብ እወዳለሁ።

አዎ ስራዎቼን በቅደም ተከተል አስቀምጣለሁ ምክንያቱም በቅደም ተከተል የማስቀምጠው የትኛው ስራ መቅደም እንዳለበት እና የትኛው ስራ መከተል እንዳለበት በግልጽ ማወቅ ስለሚኖርብኝ ነው። አንዱ ስራ ከአንዱ ስራ እንዳይቀድም እና አንዱ መቅደም ያለበት ስራ መቅደም እንዲኖርበት መከተል ያለበት ስራ መከተል እንዲኖርበት ስራዎቼን በቅደም ተከተል አስቀምጣለሁ ስራዎች እንዳይዘበራረቁና እንዳይደበላለቁ ስራዎች በስነ ስርዓት እንዲሰሩ የቅደም ተከተል አስቀምጬ መስራት ይኖርብኛል። ስለዚህ እኔ ስራዎቼን በቅደም ተከተል አስቀምጣለሁ።

አዎ የህዝብ ማመላለሻ እጠማለሁ። ምክንያቱም የህዝብ ማመላለሻ መኪናዎችን የምጠቀምበት የራሴ የሆነ የግል መኪና ስለሌለኝ ሁል ጊዜ የምጠቀመው የህዝብ መኪናዎችን ነው። የህዝብ መኪናዎችን የምጠቀመው የራሴ የሆነ የግል መኪና ስለሌለኝ ነው። የግል መኪና ቢኖረኝ ኖሮ የህዝብ መኪናዎችን አልጠቀምም ነበረ። ስለዚህ አሁን የግል መኪና ስለሌለኝ የህዝብ መኪና እጠቀማለሁ።

እኔ ብዙን ጊዜ ዜናዎችን የማገኘው ከትልልቅ ከዜና ቻናሎችና ድረ ገጾች ነው ከእነዚህም መካከል ዋናዎቹ ሲኤንኤን አልጄዚራ ቢቢሲ እና የተለያዩ ትልልቅ የዜና ቻናሎችን በመጠቀም ዜናዎችን አገኛለሁ። እኔም ዜናዎችን የማገኘው ከዩቲዩብ ውስጥ ካሉ መረጃዎች ነው። ከእነዛው ውስጥ ሲኤንኤን ቢቢሲ እና አልጂዝራ እና የመሳሰሉት ከእነዚህ ከእነዚህ መረጃዎችን አገኛለሁ። የዜና መረጃዎችን ከእነዚህ ድረ ገጾች እና ከዌብሳይቶች ከተለያዩ የሶሻል ሚዲያ ፕላትፎርሞች አገኛለሁ።

አዎ በፍጥነት መተየብ እችላለሁ ምክንያቱም በፍጥነት መተየብ የቻልኩበት ምክንያት ከአስር አመት በላይ የመተየብ ልምድ ስላለኝ ነው የአስር አመት በላይ በመተየብ ልምድ ነው። በፍጥነት መተየብን የቻልኩት በፍጥነት መተየቤም ብዙ ስራዎችን በአጭር ጊዜ መስራት እንድችልና ብዙ ስራዎችን በአጭር ጊዜ ሰርቼ ብዙ ስራዎችን በአጭር ጊዜ ማስረከብ እንድችል ረድቶኛል።

እኔ መዋኘት አልችልም ምክንያቱም መዋኘት የማልችለው በልጅነቴ ጀምሮ ዋና ገንዳ ውስጥ ገብቼ አላውቅም ዋና ተለማምጄ አላውቅም ስለዚህ ዋና ያስተማረኝ ሰው ያለማመደኝ ሰው ስለሌለ እስከዛሬ ድረስ መዋኘት አልችልም። መዋኘት ብችል ደስ ይለኝ ነበረ መዋኘት ደስ የሚል ነገር ነው ጥሩ ነገር ነው። የሚያዝናና ነገር ነው መዋኘት መዝናናት ነው የሚያዝናናና የሚያስደስት ነገር ነው። እኔ ግን መዋኘት አልችልም። መዋኘት ብችል ያስደስተኝና እደሰት ነበረ። እኔ ግን ዛሬ ላይ መዋኘት አልችልም።

አዎ ሩዝ በጣም እወዳለሁ። ሩዝ ማለት እኔ ከምወዳቸውና ደስ ከሚሉኝ ምግቦች አንዱ ሩዝ ነው። ሩዝ መብላት በጣም ያስደስተኛል። ሩዝ መብላት እወዳለሁ። ሩዝ ለቤተሰቦቼም አቀርባለሁ። እኔም እበላለሁ። ብዙ ጊዜ የምበላው ምግብ ሩዝ ነው። ሩዝ መብላት ለጤናም በጣም ጥሩ ነው። ለሆድ በጣም ጥሩ ነው። ደስ የሚልና ለጤናም ተስማሚ የሆነ ምግብ ነው። ሩዝ በብዙ ሀገራቶች ውስጥ የሚወደድና የሚወደድ ብዙዎች ሀገራቶች የሚበሉት ብዙ ሀገር ላይ ተወዳች ምግብ ነው። ስለዚህ እኔ ሩዝ እበላለሁ። ስለዚህ ሩዝ እወዳለሁ

ስልኬን መቶ ፐርሰንት እስኪሆን ድረስ አሞላዋለው ምክንያቱም መቶ ፐርሰንት ካልደረሰልኝ ለረጅም ጊዜ መጠቀም አልችልም። ቀኑን ሙሉ መጠቀም እንድችልና ለረጅም ጊዜያት መጠቀም እንድችል ስልኬ መቶ ፐርሰንት እስኪያልፍና መቶ ፐርሰንት እስኪሆን ድረስ እሞላዋለሁ። መቶ ፐርሰንት እስኪሆን ድረስ ነው ስልኬን የምሞላው ስልኬን መቶ ፐርሰንት እስኪሆን ድረስ ከሞላው ለረጅም ጊዜ መጠቀም እንድችል ይረዳኛል። ብዙ ሰዎችም ስልካቸው መቶ ፐርሰንት እስኪሆን ድረስ ነው የሚሞሉት ስለዚህ እኔም ስልኬ መቶ ፐርሰንት እስኪሆን ድረስ እሞላዋለሁ።

እኔ የምወደው መጠጥ ውሃ ነው ምክንያቱም ውሃ ንፁህና ተፈጥሯዊ ስለሆነ ውሃ መጠጣት ያስደስተኛል ውሃ መጠጣት ተፈጥሯዊ ነው ውሃ መጠጣት ንጹህ ነው ስለዚህ ውሃ መጠጣት እወዳለሁ። ውሃ ብቻ ነው እኔም መጠጣት የምወደው መጠጥ ሌሎች መጠጦች ከውሃ ውጪ እያሉ መጠጦች እንደ የፋብሪካ መጠጦች ለጤናችን ጎጂና ተስማሚ ስላልሆኑ። እኔ የምወደውን መጠጥ ውሃ ነው። ውሃ ተፈጥሯዊ ነው። ውሃ ለረጅም ጊዜ ሳይበላሽና ምንም አይነት ችግር ሳያመጣ መቆየት የሚችል ንጹህ ስለሆነ ውሃ መጠጣት ነው የምወደው። መጠጥ

እኔ ግጭቶችን ማስተካከል አልችልም። ምክንያቱም ብዙ ጊዜ ግጭቶችን የሚያስተካክሉት ትልልቅ አባቶችና ትልልቅ ሰዎች ናቸው። እኔ ደግሞ ትልልቅ አባቶች መካከል የምመደብ አይደለሁም። ምክንያቱም እኔ ልጅ ነኝ ገና የሃያ አንድ አመት ልጅ ስለሆንኩኝ ግጭቶችን ማስተካከል አልችልም። በአካባቢያችን ግጭቶችን የሚያስተካክሉን ትልልቅ አባቶች በእድሜ ገፋ ያሉ፤ ትልልቅ አባቶች ናቸው እኔ ደግሞ በእድሜ ዝቅ ያልኩኝ እድሜዬ ገና ሃያ አንድ ስለሆነ እኔ ግጭቶችን፥ እኔ ግጭቶችን ማስተካከል አልችልም።

አዎ ስሜቴን በፊቴ ላይ አሳያለሁ ብዙውን ጊዜ ሀዘን ሲሰማኝ ደስታ ሲሰማኝና ስሰቃይ ብዙ ጊዜ ሲከፋኝ ስሜቴን በፊቴ ላይ አሳያለሁ። ሰዎች ፊቴን በማየት ብቻ እንዳዘንኩ እንደተከፋሁ ወይንም ደግሞ እንደከፋኝ ሰዎች ያያሉ። ስለዚህ ስሜቴን በፊቴ ላይ መግለጽ እና ማሳየት እችላለሁ።

ወደ ሱቅ ከመሄዴ በፊት ዝርዝር አልጽፍም ምክንያቱም ያንን ምጽፋቸውን ዝርዝሮችን በአይምሮዬ መያዝ እችላለሁ አይምሮዬ በጣም ብዙ ነገሮችን መያዝ ስለ ሚችል የሰው ልጅ አይምሮ በአንድ ጊዜ በጣም ብዙ ነገሮችን መያዝ እና መሸከም ስለሚችል እኔ ወደ ሱቅ ከመሄዴ በፊት ዝርዝር ነገሮቼን በአይምሮዬ ብቻ በማስታወስ ይዤ እሄዳለሁ። በአይምሮዬ ነው ይዤ የሚሄደው እንጂ ነገሮች ላይ ወረቀት ላይ አልጽፍም። የሚይዛቸውን ወይም የምገዛቸውን ነገሮች ስለዚህ ወደ ሱቅ ከመሄዴ በፊት ዝርዝር ነገሮችን አልጽፍም።